እንደገና ጥቅም ላይ ማዋል ታደርጋለህ? ለሚለው ጥያቄ እንደገና ጥቅም ላይ የሚውሉ እቃዎችን የሚጠቀም ከሆነ ያው፤ ኢትዮጵያዊ በነገራችን ላይ አይጥልም ቶሎ ብሎ ይሄ አያስፈልግም ብሎ የማስወገድ ባህሪ የለውም በተቻለ መጠን ጥቅም ላይ ለማዋዕ የተቻለኝን ነገር አደርጋለሁና ጥቅም ላይ ከሚያውሉ ሰዎች መካከል አንዷ ነኝ። አውላለው። በደንብ ነው የምጠቀመው። ከዛ በኋላ ግን ሁለት ሶስቴ፤ ሁለት ዙር እንዲያገለግል አደርገዋለሁ ጥቅም ላይ አውለዋለሁ።